ሰንደል ትለብሳለህ አይ እኔ ሰንደል አለብስም አብዛኛውን ጊዜ ሰንደል። መልበስ አያስደስተኝም እናም እኔ ምርጫዬ ስላልሆነና ደስ ስለማይለኝ የሰንደል ልብሶችን አልለብስም። እንዲሁም እኔ እና ደግሞ እነሱን ስለብስም ያምርብኛል ብዬ ስለማላስብ የሰንደል መልበስ አያስደስተኝም። እናም ምርጫዬም አይደለም።

ደህና ነኝ ደህና ነኝ የሚለው ቃል አብዛኛውን ጊዜ ሰዎች እንዴት ናችሁ እንዴት ዋላችሁ ወይም እንዴት አደራችሁ ብለው እንዴት ናችሁ ብለው በሚጠይቁን ጊዜ ደህና ነኝ የሚለውን ምላሽ እንሰጣለን አብዛኛውን ደህና ደህና ነኝ የሚለው ምላሽ ሰዎች የሚጠይቁን ጥያቄዎች ውስጥ ምንመልሰው ምላሽ ነው። እና ማለትም ሰዎች የተለያየ ቦታ ስንሄድ ወይንም ሰዎች ሲያገኙን ጤንነታችን እንዴት ናችሁ ብለው ስትጠይቁን ደህና ነኝ ብለን መልስ እንሰጣለን ማለት ነው። እና ያው በባህላችን ደህና ነኝ የሚለውን ቃል አብዛኛውን ጊዜ እንጠቀማለን። ሰዎችን ደህንነታችንና ጤናችንን ደውለው እንዲሁም መንገድ ላይ ሲያገኙን ሊጠይቁን ይችላሉ። እና ለዛ መልስ ለመስጠት ደህና ነኝ ብለን ደህንነታችንን ወይንም ጤናችንን ትክክለኛ መሆኑን ወይንም ሰላማዊ ህይወት እየኖረ እንደሆነ ደህንነታችንን ለመግለጽ የምንጠቀምበት ቃል ነው።

ደምበኛ ደምበኛ ማለት ማለት ደንበኛ የተለያዩ አገልግሎቶች ከእኛ የሚወስድና የተለያዩ ማለት ገንዘብ ከፍሎ የተለያዩ ነገሮችን ሸቀጥም ሊሆን ይችላል ማለትም የተለያዩ ምርቶችን ሊሆን ይችላል ወይም ሰርቪሶችን የሚወስድ ሰው ደንበኛ ይባላል። ደንበኛ ክቡር ነው። አሁን የተለያዩ ምርቶችን ወይንም አገልግሎቶችን የምንሰጣቸው ሰዎች ደንበኛ ሊባሉ ይችላሉ። እናም የእነሱን አስተያየት እና መቀበል ጥሩ ነው ብዬ ነው የማስበው። የተለያዩ አስተያየቶችን ይሰጡናል ደንበኞች። ማለትም እንድናስተካክለው የሚፈልጉትን ነገር እና የነሱን ማለት እርካታ መስጠት እና እነሱ እርካታ ሊያገኙ። የኛን ምርት ተጠቅመው እርካታ ማግኘት ስላለባቸው እነሱ የኛን ምርት ተጠቅመው እርካታ ካላገኙና። ቅሬታ ካላቸው ያንን ቅሬታ ሰምተን አስተካክለን እነሱን ውጤታ ማለት እኛ ውጤታማ ሆነን የነሱን እርካታ። እርካታችውን እንዲያገኙ ማድረግ አለብን። እናም ደንበኞች ጋር አንድ ላይ በመስራት የሚፈልጉትን ነገር እና ወደፊት እንድንሰራላቸው የሚፈልጉትን ነገር። በደንብ ከእነሱ የሚፈልጉትን ነገር በመቀበል ስራዎችን በደንብና እነሱ በፈለጉት መንገድ አገልግሎቶችን ወይንም የተለያዩ ምርቶችን መስጠት አለብን

አፍንጫ አፍንጫ ከሰውነት ክፍሎቻችን አንደኛውና ዋነኛው አፍንጫ ነው። አፍንጫ ለተለያዩ አገልግሎቶች ያገለግላል ለምሳሌ አፍንጫ ለማሽተት ያገለግላል ማለት ነው። የተለያዩ ነገሮችን ለማሽተት የምንጠቀመው አፍንጫ ነው። እና በአፍንጫችን የተለያዩ ጥሩ ነገር ጥሩ ወይንም መጥፎ ሽታ ያላቸውን ነገሮች በአፍንጫችን አሽትተን ማወቅ እንችላለን ማለት ነው። እና አፍንጫ በጣም ወሳኝ የሰውነት ክፍላችን ነው።

መኪና መኪና መኪና ማለት ያው ከሰው ቦታ ቦታ የሚንቀሳቀስባቸው የትራንስፖርት አይነቶች ውስጥ አንዱ ነው። መኪና ብዙ ጠቀሜታ አለው ሰዎችን ከቦታ ቦታ ለመንቀሳቀስ ያገለግላል። ማለትም ሰዎች ወደፈለጉበት ቦታ በቀላሉ በመኪና እንዲሄዱና በእግራቸው ከመሄድ ይልቅ በመኪና ቶሎ ሄደው እንዲደርሱና ከቦታ ቦታ ወደ ሩቅ ቦታዎችን በቀላሉ ለመንቀሳቀስ ያገለግላል አብዛኛውን ጊዜ የተለያዩ ቦታዎችን ለመሄድ እና ለመንቀሳቀስ መኪና እንጠቀማለን። እና መኪና ብዙ ጥቅም አለው። ከዚህም በተጨማሪ መኪና በቀላሉ በትንሽ ገንዘብ በመክፈል የተለያዩ የህዝብ መኪናዎች ከቦታ ቦታ ለእንቅስቃሴ ይጠቅማሉ ማለት ነው እናም ሰዎች አሁን ጊዜ በጣም ዘመናዊ ስለሆኑ በእግራቸው ከመሄድ ይልቅ በመኪናው ከቦታ ቦታ ይንቀሳቀሳሉ።

ገበያ ገበያ ገበያ ማለት ገዢና ሻጭ የሚገናኙበት የታወቀ ቦታ ነው እናም ገበያ አብዛኛውን ጊዜ ሻጮች እና ገዢዎች ከሚገናኙት የሚገበያዩበት ነው ያ ቦታ ማለትም ሰዎች ሻጩም ያንን ቦታ ያውቀዋል ገጩም ይህንን ቦታ ያውቀዋል ማለት ነው። እናም አብዛኛውን ጊዜ የየራስ የገበያ ቀናት አሉ። አሁን እኔ በምኖርበት ጊዜ ሰኞ ሀሙስና ቅዳሜ ናቸው እነዚህ ሶስት የገበያ ቀኖች ሰዎች ገበያ ሄደው የተለያዩ ነገሮችን ይገዛሉ ማለት ነው። እናም እኔ የፈለግነውን ነገር በሰኞ ሰኞ ሀሙስና ቅዳሜ በመሄድ የምፈልገውን ነገር መግዛት እንችላለን ማለት ነው። እነዚህ ሶስት የገበያ ቀናቶች ሰዎች የፈለጉትን ነገር እንደፈለጉ ሄደው መግዛት መግዛት እና መገበያየት ይችላሉ ማለት ነው። እንዲሁም እያንዳንዱ እያንዳንዱ የምንገዛውን ነገር ተከራክረንና ዋጋ አስቀንሰን መግዛት አለብን ብዬ ነው የማስበው። ምክንያቱም አብዛኛውን ጊዜ ነገዶች ከፍተኛ ዋጋ ስለሚጠሩ ከመግዛት ይልቅ ደግሞ ዋጋ እንዲቀንስልን ከነጋዴ ከመግዛት ይልቅ ከገበሬዎች መግዛት ጥሩ ነው ብዬ ነው የማስበው። ከዚህም በተጨማሪ

በጀት በጀት ማለት የተለያዩ ስራዎችን ለመስራት በገንዘብ እሚበጀትልን በጀት ነው። ማለትም አሁን ለምሳሌ በየክልሎች የተለያዩ በጀት ይበጀታል ማለትም ለክልሉ ይህን ያህል ገንዘብ። መጠቀም አለበት እና ይህን ያህል ገንዘብ ያስፈልገዋል ተብሎ ይበጀታል በእያንዳንዱ ክልል ማለት ነው። እናም ያንን የተበጀተለትን ለትን። በጀት ደግሞ ክልሉ በደንብ አብቃቅቶ ያንን ገንዘብ ይጠቀማል ማለት ነው። በጀት ማለት እኛ ደሞ ለተለያዩ ነገሮች በጀት ልንበጀት እንችላለን። ለምሳሌ በዚህ ወር ይሄን ያህል ገንዘብ ያስፈልገኛል እና ይሄ እነዚህ ማለትም እነዚህን ገንዘብ አብቃቅቼ በዚህ ወር ይሄን ያህል ገንዘብ እጨርሳለሁ ብለን ልንበጅት እንችላለን። እና በዚህ መሰረት የተለያዩ እቅዶች አውጥተን ልንጠቀም እንችላለን ማለት ነው። እናም በጀት በጣም አስፈላጊ ነገር ነው። የሆነን ስራ ለመስረት እና ያለንን ገንዘብ አብቃቅተን ለመጠቀም በጣም አስፈላጊ ነው። በጀት ማለት ልክ እደ እቅድ ነው ይህንን ገንዘብ። ይህንን ገንዘብ እነዚህ እነዚህ ነገሮች ለመግዛት ይጠቅመኛል ብዬ በእጅታለሁ። ማለትም ገንዘቡን ብዙ ገንዘብ ላለማጥፋት እና ያለኝን ገንዘብ አብቃብቼ ለተለያዩ ስራዎች ለመዋል። በጀት በጣም አስፈላጊ ነው እያንዳንዱን ነገር በእጅቼ ነው እምጠቀም ማለት ነው።

ቀሚስ ቀሚስ ቀሚስ ማለት አብዛኛውን ጊዜ ስፌቶች የሚለብሱት የልብስ አይነት ነው። ቀሚስ በጣም ተወዳጅ ከልብስ አይነቶች ሴቶች አብዛኛውን ጊዜ የሚለብሱት የልብስ አይነት ቀሚስ ነው። ቀሚስ አብዛኛውን ጊዜ በጣም ተወዳጅ የሆነበት ምክንያት ደግሞ አንደኛ ለየባህል መግለጫ እና አብዛኛውን ጊዜ ሴቶች የውበት መገለጫ ነው ሴቶቹ ቀሚስ ሲለብሱ ውበት ይኖራቸዋል ተብሎ ይታሰባል እንዲሁም እና እኔም ቀሚስ መልበስ በጣም ያስደስተኛል። ቀሚስ የተለያዩ አይነት የቀሚስ ዲዛይኖች አሉ። እናም በአሁኑ ጊዜ የሚሰሩ የተለያዩ አይነት ዲዛይኖች ቀሚሶች አሉ በተለያየ አይነት ዲዛይን ከለር እና እንደ ምርጫችን በቀላሉ አሰፍተን ቀሚስ መልበስ እንችላለን። እናም ቀሚስ በአብዛኛውን ጊዜ በገጠራማ አካባቢዎች ከሱሪ ይልቅ ቀሚስ ነው የሚለበሰው ማለትም ሴት ልጅ ቀሚስ መልበስ አለባት ተብሎ ስለሚታሰብ በገጠራማ አካባቢዎች ቀሚስ ይለብሳሉ ማለት ነው። የሴት ልጅ ቀሚስን መልበሷ የውበቷ መገለጫ ነው ተብሎ ስለሚታሰብ አብዛኛውን ጊዜ በገጠር አካባቢ ከከተማ ይልቅ ቀሚስ ይለብሳሉ ማለት ነው።

ጀልባ ጀልባ ጀልባ ማለት በባህር ወይንም ወንዝ ሰዎች ከቦታ ቦታ ለመጓጓዝ በወንዞችን በጀልባ በመጠቀም ነው የሚጓዙት ማለት ነው እናም ጅልማ በጣም ጠቃሚ ነገር ነች። ማለትም ከቦታ ቦታ የተለያዩ ቦታዎች ወንዞችንና ባህሮችን ተሻግረን እንድንሄድና የፈለግንበት ቦታ እንድንሄድ ይጠቅመናል በጣም ጀልባ አስፈላጊ ነገር ነው ብዬ ነው የማስበው። እናም አሁን ለምሳሌ አሁን የተለያዩ ቦታዎችን በጀልባ በመሄድ ለጉብኝት የተለያዩ ቦታዎችን ማየት እንችላለን ማለት ነው። እና በጀልባ የተለያየ አይነት ገዳማትን እየሄዱን ወንዞችን እናንተኖችን ባህሮችን እያለፍን የተለያዩ ቦታዎች በመሄድ ጉብኝት ማድረግ እንችላለን።

ቤተሰብ ቤተሰብ ቤተሰብ ማለት በጣም በህይወታችን ውስጥ ወሳኝ የሆነ ነው እናት አባት እህትና ወንድሞቻችን ቤተሰቦቻችን ነው ማለት ነው ከዚህም በተጨማሪ ዘመዶቻችንም እንደ ቤተሰብ ናቸው። እናም ቤተሰብ በጣም ወሳኝ ነገር ነው በሕይወታችን ውስጥ ያለው ማለት ነው በ ክፉም በ ደግም ጊዜ ሁሌም አብረው የሚኖሩት እነሱ ናቸው። እናም ቤተሰቦቻችንን ማገዝና መደገፍ አለብን ባይ ባይ ነኝ እና እኔም ቤተሰቦቼን በጣም ነው የምወደው። ለምሳሌ እኔ ሁለት እህቶች አሉኝ። እና እናትና አባት አለኝ እና እነሱን በጣም ነው የምወዳቸው በቻልኩት አቅም ሁሉ እነሱን ለመንከባከብ። አጥራለሁ ማለት ነው። ምክነያቱም ቤተሰቦቼ ለኔ በጣም ለፍተዋል። አንደኛ አስተምረውኛል። አስተምረው የተለያዩ ምክሮችን አየሰጡ ወደ መጥፎ ቦታ አንዳልሄድ የተለያዩ ነገሮችን እያደረጉ በ ገንዘብ አየደገፉ እንዲሁም የተለያየ ምክሮችን አየመከሩ አስተምረውኛል ማለትም ጥሩ ደረጃ ላይ አንድደርስ አድርገውኛል። እናም በዚህ የተነሳ ቤተሰቦቼን በጣም እወዳቸዋለሁ። እናም ቤተሰቦቼንም አከብራቸዋለሁ ማለት ነው። ሁሉም ሰው የየራሱ የየራሱ የሆነ ቤተሰቡን ማክበር አለበት ብዬ ነው የማስበው ቤተሰብ ታላቅ ታላቅ ነገር ነው። የተለያየ ነገር ቢደርስብን ሁሌም ከጎናችን የሚሆነው እነሱ ስለሆኑ። ቤተሰብ ሁሉም ሰው ቤተሰቡን ማገዝ እና መርዳት አለበት በቻለው መጠን።

ካልሲ ካልሲ ካልሲ ማለት በውስጥ አብዛኛውን ጊዜ ሽፍን ጫማ ስንለብስ የምንለብሰው የምንለብሰው የካልሲ አይነት ነው ማለትም ካልሲ ማለት በውስጥ የሚለበስ አብዛኛውን ጊዜ ደግሞ እግራችንን ነው ማለት እግር ላይ የሚለበስ ነው። አብዛኛውን ጊዜ የምንለብሰው ሽፍን ጫማ ስንለብስ እግራችን እንዳይሸት እያልን ካልሲ ከለበስን በኋላ ነው ሽፍን ጫማ እምንለብሰው ማለት ነው። ከዚህም በተጨማሪ ካልሲ አብዛኛውን ጊዜ ጠዋት ጠዋት እና ማታ ማታ ብርድም የሚሆንበት ጊዜ እለብሳለሁ አብዛኛውን ጊዜ ሰዎች የሚለብሱት በዛ ጊዜ ነው ማለት ነው። እንዲሁም በተጨማሪ አብዛኛውን የምንኖርበት አካባቢ ቢንቢ ካለና ቢንቢ የሚኖርበት አካባቢ እምንኖር ከሆነ እግራችንን እንዳይበሉን ካልሲ እንለብሳለን ማለት ነው። እና ካልሲ በመልበስ ቢንቢውን መከላከል እና ስለምንችል ከዚህም በተጨማሪ በጣም ብርድ አካባቢ የምንኖር ሰዎች ራሱ ካልሲ እየለበስን ብርዱን እንከላከላለን ማለት ነው። እናም ካልሲ በመልበስ ሙቀት እንዲሰማን ማድረግ ስለምንችል አብዛኛውን ጊዜ ሰዎች ካልሲ ይለብሳሉ ማለት ነው። እናም እኔ አብዛኛውን ጊዜ ጠዋትና ማታ ካልሲ እየለበስኩ ጠዋትና ማታ አብዛኛውን ጊዜ ብዙ ብርድ ስላለ ብርዱን ለመከላከል ካልሲ እየለበስኩ ሙቀት እንዲሰማኝ አደርጋለሁ ማለት ነው። ከዚህም በተጨማሪ ካልሲ ብዙ ጥቅሞች አሉት። ማለትም እግራችን እንዳይቆራረጥ እና እግራችን እንዳይበላሽ ያደርጋል ማለት ነው። ማለትም እግራችን እንዲለሰልስ ያደርጋል ካልሲ በምንለብስበት ጊዜ እግራችን ለስላሳና ደረቅ እንዳይሆን እንዲሁም እግራችን እንዳይቆራረጥ ስለሚረዳ አብዛኛውን ጊዜ እኔ ካልሲ አደርጋለሁ።

ቲማቲም ቲማቲም ለተለያዩ የምግብ አይነቶች የሚያገለግል ምግብ ነው ማለትም ቲማቲም በጣም ጠቃሚ ግብ ነው ማለት ነው ማለትም ምግብ ስንሰራ አብዛኛውን ጊዜ ቲማቲም እያደረግን እንሰራለን ቲማቲም በጣም ወሳኝ ምግብ ነው ማለት ነው ገበያ ላይም በቀላሉ የሚገኝና ለመግዛት የማይከብድ የምግብ አይነት ነው ሰዎች ቲማቲም የተለያዩ ምግብ በሚሰሩበት ጊዜ ቲማቲም አየ አብረው ደባልቀው ነው ሚሰራው ማለት ነው። ቲማቲሙን በመፍጨት አብረው መግቢያ በማደባለቅ ማለት ነው። እናም ከዚህ በተጨማሪ ቲማቲም ራሱ ተሰርቶ ጎረድ ጎረድ ተሰርቶ ይበላል ማለት ነው። እናም ቲማቲም በጣም ለጤና ተስማሚና ጠቃሚ ምግብ ነው። አብዛኛውን ጊዜ ሰዎች ቲማቲም ይጠቀማሉ ማለት ነው። እንዲሁም ቲማቲም አንደኛ ወጥ ጥፍጥና እንዲኖረውና ጥሩ ማዓዛ እንዲኖረው ያደርገዋል። እናም ቲማቲም በአካባቢያችን አይጠፋም እናም አብዛኛውን ጊዜ ሰዎች ቲማቲምን ለምግብነት ይጠቀሙበታል።